አዎ ከስራ ባልደረቦቼ ጋር በጣም ጥሩኝ ግንኙነት አለኝ። እሱም ግንኙነታችን የሚዳበረው ከረዥም ሰዓት ላይ ኦፊስ ላይ አብሮ በመዋል ቡና ሰአቶችን አብረን በማሳለፍ የተለያዩ ካፌዎች አብረን በመቀመጥ የተለያዩ ስራዎችን በጋራ በመስራት እና የተለያዩ ታክሲ ውስጥም ስንሄድም ወደ ስራ ከስራም ስንመለስ አብረን በመገናኘት እና ጥሩ ግንኙነታችን እያዳበርን ለስራውም ሞር አሪፍ እንዲሆንለት ጥሩ ግንኙነታችን እያዳበርን አብረን እንኖራለን ማለት ነው። ጥሩ ግንኙነት አለ የስራ ባልደረቦች ጋር።

አዎ በደንብ ነው የምወደው ኮከብ መመልከት ማታ ላይ ወጥቼ አንዳንድ ቀን ኮከቦችን እመለከታለሁ። ያኔ ኮከቦችን በምመለከትበት ሰዓት ደግሞ የእግዚአብሔርን ተፈጥሮ እያደነቅኩኝ። የተለያዩ ሀሳቦችን እያሰብን ከዛ ጋር መመሰጥ እንችላለን ማለት ነው። ኮከቦችን በማየት ላይክ ኢንጆይ እናደርግባቸዋለን። ኮከቦችን በማየት እየተዝናናን ኮከቦችን በመጠቁር እንዘናናለን የእግዚአብሔርን ተፈጥሮ። ምን ያክል ረቂቅ እንደሆነ እሱን እያደነቅን። ማየት እንችላለን ማለት ነው። ኮከቦችን ኮከቦችን ማየት በጣም ያዝናኛል። እወዳለሁ በጣም

ከምወዳቸው ባህላዊ ምግቦች መካከል አገልግል አገልግል ላይ ብዙ የተለያዩ ባህላዊ ምግቦች ስላሉ አገልግል በጣም እወዳለሁ። አገልግል ውስጥ ላይ ወተት አለ እንቁላል አለ፣ ስጋ አለ ብዙ የተለያዩ ምግቦች ስላሉት እኔ ከምወዳቸው ባህላዊ ምግቦች መካከል አገልግልን እወዳለሁ። አገልግል በጣም የኔ ቆንጆ ምግብ እና የኔ ምርጫ የሆነ ምግብ ነው። ከባህላዊ ምግቦች አንደኛ ለኔ አገልግል

ኦኬ ለስራ ለብሼ ምወጣው ላይክ ፎርማል የሆነ ሙሉ የሆነ ልብስ ነገር ለሰው እይታ አሪፍ የሆነ ልብስ ነው ለብሼ ምወጣው እሱ ማለት ደግሞ ሱፍ ለብሼ እወጣለሁ ሙሉ ሱፍ ከነጃኬቱ ከነካራባቱ። እሱን ለብሼ እወጣለሁ ከዛ ውጭ ደግሞ ሱፍ ሆኖ ሱሪ አድርጌ ከላይ ሸሚዝ ብቻ አድርጌ ምወጣበት መንገድ አለ። ሱፍ ሱሪ አድርጌ ከላይ ቲሸርትም ለብሼ ምወጣበት መንገድ አለ። አብዛኛውን ግን ሱፍ ሱሪ ከነጃኬቱ ከነካራመት ነው ለብሼ ምወጣው። ለብሼ ምወጣው ሱፍ ነው ማለት ነው። ለሰው አሪፍ እይታ እንዲኖረኝ

ገበያ እምሄድበት ቀን አብዛኛውን ቀን ገበያ እምሄደው። ግን አብዛኛውን እኔ ገበያ እምሄደው ቅዳሜ ቀን የተለያዩ ነገሮች ስለሚመጡ። ቅዳሜ ቀን ገበያ እሄዳለሁኝ አስቤዛዎችን። ለመግዛት ቅዳሜ ቀን በሰፊው ስለሚኖር የገበያው እንቅስቃሴም አሪፍ ስለሚሆን። አብዛኛውን ቅዳሜ ቀን እወጣለሁኝ ገበያ ማለት ነው። ቅዳሜ ቀን

የቴክኖሎጂ ችግር ሲያጋጥመኝ ቀስ ብዬ የተበላሸበትን ቦታ ለማየት ለማስተካከል እሞክራለሁኝ የማይስተካከል ከሆነ ግን ከእኔ በላይ ያሉ ባለሙያዎችን ጠርቼ ለማስተካከል እሞክራለሁኝ ማለት ነው። ቴክኖሎጂ ችግር ሲያጋጥመኝ በእንደዚህ አይነት መልኩ ልፈታው እችላለሁ። ከዛም በባለሙያ የማይስተካከል ከሆነ ሌላ አማራጭ ፈልጌ በመተካት ሌላ ስራዎችን መስራት እችላለሁ ማለት ነው። ቴክኖሎጂ ችግር ሲያጋጥመኝ በመጀመሪያ እኔ ሞክራለሁኝ ካልተሳካ ለባለሙያ አሳውቄ በባለሙያ እንዲስተካከል አደርጋለሁ ማለት ነው።

አብዛኛውን የምተኛው ማታ ላይ ነው ማታ ላይ ከአራት ሰዓት በኋላ ከአራት ሰዓት በኋላ ማታ እስከ ለሊቱ አስራ አንድ ሰዓት እተኛለሁ ወይም እስከ አስራ ሁለት ሰዓት በዚህ ሰዓት ነው ምተኛው ማለት ነው። በኢትዮጵያ ሰዓት አቆጣጠር ማታ ላይ ነው ምተኛው ከአራት ሰዓት በኋላ ከሶስት ሰዓት በጣም ደክሞኝ ከዋልኩኝ ከሠስት ሰዓት እስከ አስራ ሁለት ሰዓት ምናምን ልተኛ እችላለሁ። ካመሸው ደግሞ አራት ሰዓት ተኝቼ እንዲሁ እስከ አስራ ሁለት ሰዓት ልተኛ እችላለው በዛ ላይ እረፍት በሆንኩኝ ቀን ደግሞ የሆነ ሰዓት ላይ ቀን ላይ እረፍት ላደርግ እችላለለሁ ማለት ነው። ቀን ላይ የሆነ ሰዓት ወጥቼ የሰላሳ ደቂቃም ሆን አንድ ሰዓት ላይ እረፍት አድርጌ ልነሳ እችላለሁ ማለት ነው። ግን አብዛኛውን የምተኛው ማታ ላይ ነው።

ሙዚየም ሄጄ ሄጃለሁ። አዎ ሄጃ አቃለሁ ሙዚየም መሄድ በጣም ነው የሚያስደስተኝ በጣም እወዳለሁ። የተለያዩ ሙዚየሞች ጋ ሄዶ በመጎብኘት በጣም ደስ ይለኛል። ለምሳሌ ኢትዮጵያ ውስጥ የተለያዩ ሙዚየሞችን አይቻለሁ። ለምሳሌ ባህር ዳር የሚገኙ ሙዚየሞችን ጎብኝቻለሁ። እንዲሁም አዲሳባም የተለያዩ ሙዚየሞችጋ በመሄድ አራት ኪሎ ሙዚየም ያሉት ሙዚየሞች ጋር በመሄድ ጎብኝቻለሁ ተዝናንቻለሁ። እና ሙዚየም መሄድ በጣም ነው የሚያዝናናኝ በጣም እወዳለሁኝ።

ብዙ ሰነዶች አልጠቀምም ብዙ ሰነዶችም አላዘጋጅም ጥቂት ሰነዶች ነው የማዘጋጀው እኔ ለተለያዩ ስራዎች ላይ ሰነዶችን አዘጋጃለሁኝ እንጂ ያን ያክል። ብዙ የሚባል ሰነዶች አላዘጋጀም ያን ሰነድ የማዘጋጀው ላይክ ለስራ የሚጠቅመኝ ነገር ሰነዶች ጋር ጽፌ። የተለያዩ ሰነዶችን ጽፌ ሊይዝ እችላለሁ እንጂ ያን ያክል የተጋነነ ብዙ ሰነዶች አልይዝም።

እኔ የምወደው መተግበሪያ ቲክቶክ የሚባል መተግበሪያ አፕሊኬሽን በጣም እወዳለሁ ከዛም ሲቀጥል ኢንስታግራም ፌስቡክ እነዚህን የመሳሰሉ መተግበሪያዎችን እወዳለው። አብዛኛውን ጊዜ ግን የምትጠቀመውና የምወደው ቲክቶክ ስለሆነ ቲክቶክን በጣም እወደዋለሁ በዛ ረጅም ሰዓት ማሳልፈው ቲክቶክ ላይ ነው። የተለያዩ ዜናዎችን የተለያዩ ኢንተርቴይን መዝናኛዎችን ምናምን ምሰማው ቲክቶክ ላይ ነው ዴይ ቱ ዴይ። ቲክቶክ ቼክ ሳላደርግ ወይም ሳላይ አልውልም ማለት ነው። እኔ የምወደው ቲክቶክ መተግበሪያ ነው።

አዎ ስራዬን በጣም ነው እምወደው ስራዬ ካሜራማንና ራይድ ማን ነኝ በትርፍ ሰዓቴ ራይድ እሰራለሁ የራይድ ሽፌር ወይ አሽከርካሪ ነኝ ሙሉ ቀን ስራዬን ካሜራ ማንነው ፎቶ ማንሳት ማለት ነው። ይሄን ስራዬን ደግሞ በጣም ነው እምወደው በጣም ነው ፈልጌ የገባሁት ስራዬን ለመጀመር የወሰንኩት ውሳኔ የኔ ፍላጎት ስለነበር ነው። ስራውን በጣም አሪፍ ስለነበር አሪፍ ገቢም ስላለው ወደፊትም እያደገ እና አዳዲስ ነገሮች እየተነሱ ሳያስገድደኝ እኔም ፈልጌ የጀመርኩት ስራ ስለሆነ ስራዬን በጣም ነው እምወደው። ስራዬን ለመጀመር። እንዴት እንደጀመርኩት? ስራዬን የጀመርኩት የሶስት ወሩ አጭር ኮርሶችን ወስጄ ሶስት ወር አጭር ኮርስ ወስጄ ከዛም ረዳት ሁኜ ለአራት ላምስት ወር ያክል ረዳት ሁኜ ሰርቼ። ካሜራማን ፎቶ አንሺዎች ላይ ረዳት ሆኜ ከሰራሁ በኋላ ነው። ይሄን ስራ ለምጄ አሁንላይ በደንብ እራሴን ችየ እየሰራሁ ያለሁት እና ስራዬን በጣም ነው እምወደው በጣም አዋጪ ስራ ነው። ለወደፊት ለ ለኑሮየም አሪፍ የሆነ ስራ ስለሆነ በስሬም ብዙ ሰዎችን ቀጥሬ እያሰራሁ ስለሆነ ስራዬን በጣም ነው እምወደው ማለት ነው። እንደስራዬ እምወደው ነገር የለም እዚህ ምድር ላይ ስራዬን በጣም እወዳለሁ ለስራዬ በጣም አክባሪ ነኝ። በስራ ሰዓቴ ቀልድ አላቅም። ስራዬን በደንብ ነው እምሰራው። በቀጠሮ ሰዓት ቀጠሮ ሰዓት ኦን ታይም ነው እምገኘው። እናስራዬን በደንብ እወዳለሁኝ። ከዛ ውጪ ደግሞ የራይድ ሹፌርነቱን ነው የራይድ ሹፌርነቱ ደግሞ ለተለያዩ ወጪዎችን ስለሚሸፍንልኝ እሱንም ጎን ለጎን። ካሜራ ስራዬን ጨርሼ ወይም ፎቶ ማንሳቴን ጨርሼ በትርፍ ሰዓቴ ራይድ ስራዬንም እሰራለሁ ማለት ነው። በትርፍ ሰዓት አንዳንዴ እና ስራዬን በጣም ነው እምወደው። ሁለቱንም ስራዬን ግን በጣም እምወደው ካሜራማኑን ስለሆነ ካሜራማኑን በጣም እምወደው ስራ ነው። ስራዬን በጣም እወዳለሁ ማለት ነው። በዚህ አጋጣሚ

በቤቴ ልዩ የሆነ መቀመጫ ያን ያክል መቀመጫ የለኝም ግን አብዛኛውን ሰዓት የምቀመጥበት መቀመጫ አለኝ ማለት ነው ለኔ እንጂ በጣም የተለመደ ቦታ የለኝም። አብዛኛውን ግን መቀመጥበት አንድ ቦታ ነች እሷም ቦታ ሶፋ ላይ ሆኖ ሶፉ እንዲህ እንደዞረ ኤሉ ጋ ጫፍ ጋር ነው የምቀመጠው ምክንያቱም ለቲቪው በደንብ ፊት ለፊት ሆኜ እንዳይ ነው። ኖርማሊው ከተቀመጡኝ እንዲህ እንዲዞር ብዬ ስለማይ ቲቢውን ለዛ ስለማይመቸኝ ልክ ለቲቢው ፊት ለፊት በሆነ ቦታ ነው አብዛኛውን የምቀመጠው። እና ያን ያክል ቋሚ የሆነ ቦታ ኖሮኝ ሳይሆን አብዛኛውን የምቀመጥበት ቦታ እሱ ስለሆነ ሜይቢ ምናልባት እንደ ቋሚ አይነት ቦታ ከተወሰደ እሱ ቦታ ነው ለኔ ቤት ውስጥ ቋሚ ቦታዬ ማለት ነው። እና ለመደገፍም እግሬን ሰቅዬ ቁጭ ለማለትም ፊት ለፊት ጠረጴዛው ስላለ ምናምን ለሱ ለሱ አሪፍ ስለሆነ የምመርጠው ያን ቦታ ነው እብዛኛውን እዛ ቦታ ጋር ነው ምቀመጠው። እንጂ ያን ያክል የተለመደ ቦታ ወይም ልዩ የሆነ ቦታ እንኳን የለኝም አብዛኛውን ግን እዛ ጋር ነው የምቀመጠው።

ይቅርታ መጠየቅ የሆነ ሰው ትንሽነት ይመስለዋል እንጂ ይቅርታ መጠየቅ በጣም ቀላል ነገር ነው። ይቅርታ የሚጠይቅ ሰው ደግሞ ትልቅ ሰው ነው። ይቅርታ ባይነት ይቅርታ ጠያቂነት ዋናው ነገር እሱ ነው። የሆኑ ነገሮችን አጥፍተህ ይቅርታ ካልጠየቅና ነገሮች በዛው ልክ ችግሮቹ እየሰፉ ይሄዳሉ። እና ይቅርታ መጠየቅ ቀላል ነው። መጠየቅም መልመድ አለብን ማህበረሰቡ ይቅርታ መጠየቅ መልመድ አለበት። ነገሮች እየሰፉ እየጎሉ ሄደው ሌላ ቦታ ከመድረሳቸው በፊት ነገሮችን ቶሎ ለማቅዘቅዝ እናንተ ነገሮችን ቶሎ ለማብረድ ይቅርታ መጠየቅ አረፍ ነው ብዬ አስባለሁ። ቀላልም ነው። ይቅርታ መጠየቅ ዝቅ ማለት አንድ ቀን ቀላል ነው። ይቅርታ መጠየቅ በጣም አሪፍ ነገር ነው። ሰው ይቅርታ ሲጠይቅ ነው ሰው ትልቅ ሰው የሚሆነው ዋናው እሱ ነው። ይቅርታ ጠያቂነት ነው ትልቅነት ለሰው ልጅ ማለት ነው። እንጂ በሆነ ባልሆነው ይቅርታ አልጠይቅም። እልህ ውስጥ የምንጋባ ከሆነ ነገሮች እየሰፉ ስለሚሄዱ። ይቅርታ አለመጠየቅ አለመቻል ማለት አላወቂነት ነው። ትልቅ ሰው ነው። ይቅርታ የሚጠይቀው ሰው የተናቀ ምናምን ሊመስለው ይችላል እንጂ ይቅርታ መጠየቅ በጣም ትልቅነት ነው። ዝቅ ብሎ ይቅርታ መጠየቁ ዊችኢዝ ነገሮች እስከሚያልፉ ድረስ። ይቅርታ መጠየቅ በጣም አሪፍ ነገር ነው ትልቅ ያስደርጋል ለነገሮችም ቶሎ መፍትሄ እንዲፈጠር ያደርጋል ማለት ነው። ይቅርታ እና ይቅርታ መጠየቅ ለኔ በጣም ቀላሉ ነገር ነው። ይቅርታ ከመጠየቅ

አዎ ቃሌን በደንብ ነው የምጠብቀው ቃል የሚገባው ማድረግ ለምችለው ነገር ብቻ ነው። ሰው ቃል ሊኖር ግድ ነው በቃሉ በቃል በተግባር ማድረግ አለብን ለማንችለው ነገር ቃል መግባት የለብንም። የምንችለውን ነገር ደግሞ ቃል ተገባን ላይቀር ቃላችንን መጠበቅ አለብን። እና እኔ ለምናገረው ነገር ቃሌን እጠብቃለሁኝ ቃሌን የማልጠብቅ ሰው አይደለም። ዊች ኢዝ ጋሌንም አልጠበቅ ከሆነ መጀመሪያውኑ አልናገርም ማለት ነው የሚደረጉ ነገሮችን

መስታወት ላይ ያን ያክል ብዙ ጊዜ አላጠፋም መስታወት የምጠቀመው እ ጠዋት ከእንቅልፌ እንደተነሳው ፊቴን ከመታጠቤ በፊት አዳሬ እንዴት እንደነበረ እሱን መስታወት ጋር አያለሁኝ ከዛ በኋላ ደግሞ ታጥቤ ምናምን ሻወር ውስጥ ጨርሼ ልብሴን ለብሼ ከተስተካከልኩኝ በኋላ ሙሉ ነገሬን ከተስተካከልኩኝ በኋላ ከቤት ለወጣ ስል እንዲሁ መስተያየት እጠቀማለሁኝ ማለት ነው። ያኔ መስተያየት የምጠቀመው የተበላሸኝ ነገር የሚስተካከል ነገር ካለ። ለማስተካከል መስተያየት እጠቀማለሁ እና ሙሉ ኮንፊደንስ ኖሮኝ እንድውል ውጭ ላይም ስራ ስውል ፊቴን እና አለባበሴን አይቼ በሙሉ ኮንፊደንስ እንድውል መስታየት ተጠቅሜ እወጣለሁኝ ማለት ነው። ወደ ስራ ስሄድም ልብሴን ለማስተካከል ፀጉሬን ለማስተካከል እንዲሁም ፊቴን ለማስተካከል ለዛ ለዛ ነው መስተያየት የምጠቀመው እና ያን ያክል ረጅም ጊዜ አላጠፋም ማለት ነው። መስታወት ላይ ከዛ ውጪ ደግሞ ማታ ነው ከስራ ተመን እንደመጣሁኝ ውሎዬ እንዴት እንደነበር ምናምን መስተያየት ጋር አያለሁኝ እና አንዳንዴ ደግሞ ልብሴን አውልቂ ሰውነቴን እያየሁኝ ምናምን ነገር መስተያየት ላይ ኤክሳይትድ የማደርግበት አጋጣሚ አለ። እ በቃ ውበቴን ምናምን የፈጣሪን ጸጋ በማድነቅ መስተያየት ላይ እያየሁኝ የፈጣሪን ጸጋ እያደነኩ ፍጡራን እንዴት እንደተፈጠርን እያየሁኝ እሱን እያየሁኝ የምደነቅበት አጋጣሚ አለ ማለት ነው። መስተያየትጋር ቁጭ ብዬ ከራሴ ጋም የማወራበት አጋጣሚ አለ መስተያየት ላይ። ሆኜ ከራሴ ጋር ቃል የምገባው ነገር ለራሴ እንደዚህ ማድረግ አለብኝ እንደዚህ ማድረግ አለብኝ። ዛሬ እንደዚህ መስራት አለብኝ ነገ እንደዚህ ማድረግ አለብኝ የዛሬ አመት እንደዚህ ማድረግ አለብኝ የዛሬ አምስት አመት ሎንግ ረዥም አመት እቅዶችንም አቅዳለሁ ማለት ነው። መስታየት ጋር ሆኜ ከራሴ ጋር ኮሚኒኬት እያደረኩ እኔ ማለት እንደዚህ ነኝ እኔ ማለት እንደዚህ ነኝ እያልኩኝ ስሜን እየጠራሁኝ ማላውቀው ማለት ነው።

ጭንቀት ያው የሰው ልጅ ነንና ጭንቀቶች አንዳንድ ነገሮች ባለመመቻቸት ወይም ያሰብነው ነገር ባለመሳካት የፈለግነው ነገር ባለመሳካት ቤተሰብ ላይ በሚደርስ ችግር የተለያዩ ፔን ስለሚኖሩ ያኔ ጭንቀት ይኖራል ማለት ነው። ያንን ጭንቀት ደግሞ ሲሰማኝ እንዴት ታደርጋለህ ነው ሚለው ጭንቀት ሲሰማኝ መጀመሪያ ከራሴ ጋር ኮሚኒኬት በማድረግ ጭንቀቶችን ለማስወገድ ሞክራለሁኝ። ከዛ ውጪ ጭንቀቶች ማይሆኑ መናገር ከሆነ ደሞ ወደ እምነት ቦታዎች በመሄድ ቦታዎች በመሄድ ጭንቀት ሲሰማኝ ከጭንቀቴ የምገላገልበት አይነት መንገድ እመርጣለሁ ማለት ነው። ከዛ ውጪ ደሞ ጓደኞቼን በማግኘት የተለያዩ የሚያዝናኙ ነገሮችን በማድረግ በመጫወት የተለያዩ ጌሞችን በመጫወት ብዙ ነገሮችን በማድረግ ከጭንቀት መራቅ እወስናለሁ ማለት ነው። ጭንቀት ሲሰማኝ አብዛኛውን ጊዜ እቤት መቀመጥን አልመርጥም እቤት ከተቀመጥክ ጭንቀቱ እየበዛ ስለሚሄደው አንደኛ የተለያዩ ሰዎች ጓደኞቼን ማግኘት ምናምን የእምነት ቦታዎች መሄድ ወቶ የተለያዩ ጌም ዞኖችጋ ኢንተርቴን ማድረግ መጫወት ምናምን ነገር ጭንቀቴን ለማስወገድ። እንደዚ አይነት መንገዶችን እጠቀማለው ማለት ነው ቡና ጠጣለሁኝ። ካፌ በመሄድ ቁጭ ብዬ ከጓደኞቼ ጋር ቁጭ ብዬ በመዝናናት የተለያዩ ወሬዎችን በማውራት የተለያዩ ጨዋታዎችን በመጫወት ከጭንቀቴ ለማስወገድ እሞክራለሁ። ከዛ ውጪ አሁንም ጭንቀቴ የማይስተካከል ከሆነ አባቶች ጋር በማውራት የደረሰብኝን ነገር በመንገር እንዲያጽናኑኝ እና ነገሮችን እንዲያስተካክሉልኝ በማድረግ ጭንቀቴን ለማስወገድ እሞክራለሁ ማለት ነው። ሲጨንቀኝ አብዛኛውን ማደርገው ካፌ በመሄድ ቡና በመጠጣት ከጓደኞቼ ጋር መጫወት ቤተክርስቲያን በመሄድ የተለያዩ እምነት ቦታዎች ሁሉም እንደየ እምነቱ በሚሄድባቸው ቦታዎች እኔ ኦርቶዶክስ ስለሆንኩ ቤተክርስቲያን ነው ምሄደው። የተለያዩ እምነት ቦታዎች በመሄድ ከጭንቀታችን መገላገል እንችላለን ማለት ነው። ጭንቀት ሲሰማ እንደዚህ አይነት ቦታዎች በመሄድ ጭንቀታችንን እናስወግዳለን ማለት ነው። እኔ ጭንቀት ሲሰማኝ እንደዚህ አይነት ቦታዎች ነው ሚሄደው ካፌ ቤተክርስቲያን ጓደኞቼን ማግኘት መጫወት በእንደዚህ አይነት መንገድ ጭንቀቴን አስወግዳለሁ ማለት ነው

የምወደው ፊልም አብዛኛው ጊዜ ብዙ ፊልሞች አያለሁኝ አማርኛ ፊልም አያለሁኝ እንግሊዘኛ ፊልም አያለሁኝ ቻይና ፊልም አያለሁኝ ሂንዲ ፊልም አያለሁ እንዲሁም አብዛኛውን ጊዜ ግን አማርኛ ፊልም ስለማየው አማርኛ ፊልም ከምወዳቸው ፊልሞች መካከል የወንዶች ጉዳይ የሚባል ፊልም እሱ ፊልም በጣም በጣም የሚያዝናና አይነት ፊልም ኮሜዲያን በጣም ኮሜዲያን የታዘለበት አይነት ፊልም ስለሆነ እሱን ፊልም በጣም እወደዋለሁ ማለት ነው። የወንዶች ጉዳይ የሚባል ፊልም ከዛ ውጪ ደግሞ አማርኛ ፊልም ቁጥር ሁለት ይቅርታ ስስት ቁጥር ሁለት የሚባል ፊልም አለ በጣም ቆንጆ ፊልም ነው እሱን ፊልም በጣም እወደዋለሁኝ ማለት ነው። ከዛ ውጪ ደግሞ አስታራቂ ቁጥር ሁለት የሚባል ፊልም አለ አማርኛ ፊልም በጣም የሚያዝናና ፊልም እና አለም ሰከድ ተስፋዬ ያለበት ፊልም ማለት ነው እሱን ፊልምን በጣም እወዳለሁ ማለት ነው። ከእንግሊዘኛ ፊልም ደግሞ የምወዳቸው ፊልሞች ታይታኒክ ታይታኒክ የሚባል ፊልም አለ እንግሊዘኛ ፊልም የፍቅር ፊልም ነው። ባህር ላይ ሙሉ እንትኑ ባህር ላይ የተሰራ ፊልም ነው። ታይታኒክ በጣም ቆንጆ ፊልም ነው ሁሉም ቢያየው እመክራለሁኝ ታይታኒክ የሚባል ፊልም በጣም ምርጥ ፊልም ነው። ከእንግሊዘኛ ፊልሞች እሱን ፊልም ሪከመንድ አደርጋለሁኝ በጣም ቆንጆ ፊልም ነው። የፍቅር ፊልም ነው። ሙሉት አሁን የተሰራው ባህር ውስጥ ስለሆነ በጣም አጓጊና ሀሪፍ ፊልም ነው። እሱን ፊልምን በጣም እወደዋለሁ ማለት ነው። እነዚህን ፊልሞች አይቻልም በጣም ብዙ ፊልም ነው የማየው እኔ። አብዛኛው ጊዜ ቁጭ ስል ፊልም ምናምን ስለማይ ብዙ ፊልሞችን አያለሁ። እና ሴም ፊልም አሪፍ ነው እነዚህ እነዚህ የሚታየው አሪፍ ናቸው ብዬ አስባለሁ። ግን አንደኛ ፊልም ለኔ ወንዶች ጉዳይ ነው። ወንዶች ጉዳይ በጣም ኮሜዲ ፊልም ነው በጣም አስቂኝ የሆነ ፊልም ነው። በጣም አሪፍ ፊልም ስለሆነ የወንዶች ቁጥጥር በጣም ቆንጆ ፊልም ነው ለኔ።

ዝናብ ሲዘንብ ዝናብን ዝናብ ዝናብ ሲዘንብ ምን ታደርጋለህ? ለሚለው ዝናብ ሲዘንብ የማደርገው መጠለያ ነው የምጠለለው። እሱ ማለት ደግሞ ቤት ወደ ቤት አካባቢ ከሆንኩኝ ሩጬ ቤት እገባለሁ ማለት ነው። ከቤት ውጭ ከሆንኩኝ ደግሞ አካባቢ ላይ ባለው አካባቢ መጠለያ ባለው መጠለያ እዛ ይጠለላለው ማለት ነው። ከዛ ውጪ ደግሞ መንገድ ላይ ከሆንኩኝ እየሄድኩ ከሆነ ዣንጥላ እጠቀማለሁ ወይ ማለት ነው። ዝናብ ሲመጣ በዚህ አይነት መንገድ አሳልፈዋለሁ ማለት ነው። ዝናብ ሲመጣ ዝናብ ሲመጣ ግዴታ መደብደብ ስለሌለብኝ። በእንደዚህ አይነት መንገድ አሳልፋለሁ ማለት ነው። መጠለያ በመጠቀም ቤት በመግባት ካቤሌ ባሉት ነገሮች በመጠቀም። ዣንጥላ በመያዝ መኪና ውስጥ በመግባት በእንደዚህ አይነት መንገድ። ዝናብ ሲዘንብ የዝናቡ ሁኔታ በዚህ መንገድ አሳልፋለሁ ማለት ነው። ዝናብ ላለመደብደብ ምክንያቱም ዝናብ ከደበደበኝ ስለሚበርደኝ ለበሽታም ልጋለጥ ስለምችል። በዚህ መንገድ ዝናብ እንዳይደበደበኝ በማድረግ ዝናብ ሲዘም መጠለያዎችን በመጠቀም ተጠልዬ አሳልፋለሁ ማለት ነው። ዝናብ በሚዘምብ ሰዓት

አዎ የመንገዴን ስም በጣም ነው ማውቀው። እንደውም የራይድ ሹፌርም ስለምሰራ በትርፍ ሰዓቴ የመንገዴንም ሳይሆን ብዙ ቦታዎችን አዲስ አበባ ውስጥ ያሉ ብዙ ቦታዎች መንገዶችን አውቃለሁ። ለምሳሌ ከእነሱ መንገዶች መካከል እኔ አሁን ለምሳሌ ከስራ ቦታ ወደ ቤቴ ለመምጣት የሚያስፈልገኝ መንገድ ሃያ ሁለት ስራ ቦታ ብውል ከሃያ ሁለት መገናኛ እመጣለሁኝ ማለት ነው ከመገናኛ ዜሮ ሁለት እመጣለሁኝ ኮተቤ ዜሮ ሁለት ከዜሮ ሁለት ድግሞ አልፌ አንቆርጫ የሚባል ሰፈር ቴክስ ይዤ እዛ እሄዳለሁ ማለት ነው። ከዛ ውጭ አዲስአበባ ውስጥ ያሉ ብዙ መንገዶችን አውቃለሁ። ለምሳሌ ወደ አባዶ ወደ ጣፎ ወደ ለገዳዲ ወደ መገናኛ ወደ ዜሮ ሁለት ወደ ገርጂ ቦሌ አያት ሰሚት አየር ጤና አዲሱ ገበያ ቀጨኔ ብዙ መንገዶችን አውቃለሁ ማለት ነው። አዲስ አበባ ውስጥ ያሉትን ራይድ ስሰራ ስለነበር ብዙ መንገዶች ጋር ሄጄ ስለማውቅ ሰፈሬን መንገድ ማወቅ ስለማውቅ ከየትም አካባቢ መምጣት እችላለሁ ማለት ነው። የሰፈሬ መንገድ ይሄን ይመስላል ከዚህ በፊት አንቆርጫ የሚባል ሰፈር ነው። የሚሄደው ከዛ ውጪ ያሉት ግን እንደየሁሉም አካባቢ ስለሚለያዩ ከመገናኛም ከሆነ ከገርጂም ከሆነ ከቦሌም ከሆነ ከዛ መንገድ ዜሮ ሁለት ድረስ መጥቼ ከዜሮ ሁለት ነው አንቆርጫ ድረስ የምሄደው ማለት ነው

አዎ የስልኬን ካሜራ በደንብ ነው የምትጠቀመው። ምክንያቱም ስልኬ አይፎን ነው። አይፎን ስለሆነ ጥራት ያለው አሪፍ ካሜራ ፎቶ ስለሚያነሳ። ስልኬን በጣም ነው ካሜራ ላይ የምጠቀመው። እንደውም አብዛኛውን ስራ የምሰራው ከካሜራ በላይ ስልኬን ነው። ስልኬን ስታንድ ጋር አድርጌ በማንቀሳቀስ ነው ማለት ነው። ቪዲዮዎችን የምሰራው ፎቶዎችን የማነሳው። ስልኬን የምጠቀመው። ስልኬ የአይፎን አስራ አራት ሚኒ ሳ ይዞ ስለሆነ ካሜራዋ በጣም ቆንጆ ስለሆነ። ስልኬን በካሜር አጠቀመዋለሁ ማለት ነው። አብዛኛውን ጊዜ ጓደኞቼም የሚነሱት በእኔ ስልክ ስለሆነ በጣም ረጅም ጊዜ ነው በቃ ስልኬ ካሜራ በጣም አነሳለሁ። ፎቶ እንዲሁም ካሜራ ማን ስለሆንኩኝ ስልኬን በጣም ነው ለካሜራ የምጠቀመው። የተለየ ጓደኞቼን ፎቶ የማነሳው። በስልኬ ስለሆነ ምክንያቱም ስልኬ በጣም አሪፍ የሆነ ካሜራ ዲ ኤች ዲ የሆነ ላይት ስላለው ኤች ዲ የሆነ ከለር ስለሚያነሳ ጥርት ያለ ቪዲዮም ፎቶም ስለሚያነሳ። አብዛኛውን ጊዜ ስልኬን እንጠቀማለን ማለት ነው። እንዲሁም ቤት ውስጥ ቀለል ያለው ፕሮግራመሩ ሲኖሩ ልደት ምናምን መርቀት ሲኖሩ በስልኬ ነው። የተለያዩ ቪዲዮዎችን ፎቶዎችን የምሰሩ ማለት ነው። እና ስልኬን ለካሜራ በደንብ ነው የምትጠቀመው ማለት ነው። አሪፍ ስልክ ነው ያለኝ። ለካሜራ የሚሆን ስልክ ስለሆነ በጣም እጠቀመዋለው ካሜራ ላይ።

የቅርብ ጓደኛ አለኝ ብዙ ጓደኛዎች ግን ሞር በጣም የምቀርበው አንድ ጓደኛ አለኝ። እሱም ዘካሪያስ ከልክለው ይባላል። እሱ ነው በጣም የቅርብ ጓደኛ ያለኝ እሱ ማለት ያው ሁሉ ነገሬ ነው የቅርብ ጓደኛ ማለት እኔን ወክሎ የተለያዩ ስራዎችን ሊሰራ የሚችል ልጅ ነው። ሁሉን ነገርን ሼር የምትደራረገው ኢንፎርሜሽን መረጃ የምትለዋወጠው። አንተን ሆኖ በቃ በትክክለኛ ሰዓት የሚደርስልህ በደስታ ሰዓት የሚደርስልህ በራበህ ሰዓት የሚደርስልህ በጠማህ ሰዓት የሚደርስልህ። አይነት ነው እሱ ነው የኔ ቅርብ ጓደኛ የሚባለው። የቅርብ ጓደኛዬ ማለት እሱ ነው አብሮ አደጌ ነው አብረን ትምህርት ቤት አንድ ክላስ ነው የተማርነው ከአንደኛ ክፍል እስከ አስራ ሁለተኛ ክፍል። ዩኒቨርሲቲ ስንሄድ ነው የተለያየነው። ከዛም ወጥተን አንድ ላይ ነው አሁን እየኖርን ያለነው። እና የቅርብ ጓደኛዬ ማለት ለኔ እሱ ነው።

ማታ የምሰማቸው ድምጾች ያው ከጎኔ የተኛ ሰው አንዳንዴ ማንኮራፋት ባህሪ አለ እሱን እሰማለሁኝ። ሌላ ፈስ የተቃጠለ አየር ሲወጣ እሰማለሁኝ። በህልሙ ሰው ሲያወራ ሲቃዥና እምነት እሰማለሁኝ። የስልክ ጥሪዎችን እሰማለሁኝ። ሌላ ከዛ ውጭ ደግሞ አዋፋቶች የሚያወጡትን ድምጽ እሰማለሁ። አዋፋቶች የተለያየ ድምጽ ያወጣሉ ማታ ላይ እሱን እሰማለሁኝ። ከዛ ውጪ ዛፍ ዛፍ ሲንቀሳቀስ ምናምን የሚሰሙ ድምጾች አሉ እሱን ድምፆችም እሰማለሁኝ። ከዛ በፊት ሰካራም መንገድ ላይ ሲልፍ ምናምን እሚጮህ ከሆነ እነሱን ድምፆችን ይሰማለሁኝ ማለት ነው። ማታ ላይ እና የታመመን ሰውን ቤት ካለ እሱን የማቃሰት ምናምን አይነት ባህሪ እሱ እሱን ድምፆችን እሰማለሁኝ ማለት ነው። ሌላ የፍሪጅ ድምጽ ይኖራል ቤት ውስጥ የሚል ነገር የፍሪጅ ድምጽ ይኖራል እሱ የፍሪጅ ድምጽ አለ እሱን እሰማለሁኝ። እና ቆጣሪ ሜቢ ከመለሰ ጣሲል ምናምን ነገር እሱን እሰማለሁኝ። ማታ ላይ የሚሰሙ ድምጾች እነዚህ ናቸው ማለት ነው። አብዛኛውን ጊዜ እና አብዛኛውን ጊዜ ማንኮራፋት ነው። አብሮ ለሚተኘው ሰው ምናምን ከጎኔ የሚተኛው ሰው ሲያንኮራፋ ወይም ቀን ያደረገውን ነገር በህልሙ ማታ ሲናገር ምናምን ነገር እሱ እሱ አይነት ነገር ይሰማን ማለት ነው።

የአካባቢው ገበያ አሁን ላይ ብዙ ውድ ነው ባልም ስለሆነ የአካባቢየ ገበያ በጣም እንቅስቃሴ አለ በጣም ውድ ነው አሁን ላይ በግ ዶሮ እንቁላል ምናምን ነገር አብዛኛው ስለሚሸጥ አሁን ላይ። የአካባቢው ገበያ አሁን ላይ በጣም ውድ ነው ባል ስለሆነ ማለት ነው። ኑሮ በጣም እየተወደደም ስለሆነ የኛ አካባቢ ገበያ በጣም ውድ ነው። ምክንያቱም አዲስ አበባ ስለምነው አዲስ አበባ በጣም ብዙ ህዝብ ስላለ። እሱ ነገር ውድ ነው አዲስ አበባ ያለው የኑሮ ደረጃ። ለትንሽ አካባቢያችን ገበያ በጣም ውድ ነው ማለት ነው። ኑሮ በጣም እየተወደደ ስለሆነ ሞር ደግሞ ባህል ሲደርስ ምናምን ነገር ሁሉም ሰው ስለሚገዛ ብዙ ነገር ሁሉም ነገር በጣም ይጨምራል ማለት ነው። ለምሳሌ አንድ ፍየል እስከ ሰላሳ ሺህ አርባ ሺህ ብር ነው የሚሸጠው እንዲሁም ዶሮ። አንድ ሺህ አምስት መቶ እስከ ሁለት ሺህ ብር ምናምን ነው የምትሸጠው ባቬሬጅ ስንወስደው ማለት ነው። በአማካይ ደረጃ ስንወስደው እንደዛ ይሆናል። እና የአካባቢያችን የኑሮ ሁኔታ በጣም ውድ ነው። አሁን ላይ የተወደደ ያለ የኑሮ ሁኒታ ላይ ያለነው

የቪዲዮ ጥሪ አድርጌ አላውቅም። ምክንያቱም ከስልኬ ጋር ባትሪ ይጨርስብኛል። ቪዲዮ ጥሪ ምንም አላስፈላጊ ነገር ስለሆነ። የቪዲዮ ጥሪ አላደርግም። አብዛኛውን ጊዜ አድርጌም አላውቅም የቪዲዮ ጥሪ ስልኬ ጋር። የቪዲዮ ጥሪ ምናልባት ቲቪ ጋር ምናምን ቪዲዮ ጥሪ ሊኖር ይችላል። እንጂ ስልኬ ጋ የቪዲዮ ጥሪ ተጠቅሜ አላቅም። ምክንያቱም ባትሪ ነው የሚጨርሰው። ምንም ጥቅም ስለሌለው የቪዲዮ ጥሪ አድርጌ አላውቅም ማለት ነው

በአደባባይ መናገር አዎ እችላለሁኝ ያን ያክል በጣም የጎላ ለኮንፊደንስ ባይኖረኝም በአደባባይ መናገር እችላለሁ በትንሹ ቢሆን እችላለሁ አሳቢ መግለጽ እችላለሁ። በነጻነት ተነስቼ ሀሳቤን መግለጽ እችላለሁ የምፈልገውን ነገር መናገር እችላለሁ በጣም ሰው ከበዛ ነው። ምናልባት እሱ ሊከብደኝ የምችለው እንጂ በአደባባይ ሀሳቤን መናገር ምናምን ነገር ያን ያክል ብዙ አይከብደኝም ኦልሞስት እችላለሁ ማለት ይቻላል። የሚፈልገውን ነገር መናገር እችላለሁ ውስጥ ያለውን ነገር አውጥቼ መግለጽ እችላለሁኝ። ምፈልገውን ጥያቄ መጠየቅ እችላለሁ ያልገባኝን ነገር ማንሳት እችላለሁኝ። እና ያን ያክል በአደባባይ መናገር አይከብደኝም ባደባባይ መናገር እችላለሁ ማለት እችላለሁኝ።